የትኛው ባህላዊ ምግብ ትወዳለህ ለሚለው ጥያቄ እኔ የምወደው ባህላዊ ምግብ ስፔሻሊ ወደ ደቡብ አካባቢ ያለ ባህላዊ ምግብ ነው ያውም እንግዳ ሲመጣ የሚቀርብ ምግብና በጣም ተወዳጅ የሆነው ምግብ ያው ምንድነው ሞቾ የሚባል ነው። ሞቾ አሰራሩ ከቆጮ ነው የሚሰራው ከቡላ ነው የሚሰራው ከቡላ በጣም ይሰራል ቅቤ ይደረግበታል በጣም ጣፋጭና ተወዳጅ ምግብ ነው። ይሄን ምግብ ብዙ ባዮሎጂካሊ ወይም ብዙ ጥቅሞች አሉ። ለምሳሌ ገንቢ ነው ለሰውነታችን የሚጠግን ምግብ ነው። ስለዚህ በጣም በጣም የሚወደድ ምግብ ነው። በጣም ነው የምወደው። ሌላ ደግሞ ምንድነው ይሄ ጮኮ የሚባል ምግብ በጣም ነው የምወደው። ጮኮ በጣም ነው የሚያስደስተው ከገብስ ነው የሚሰራው አሰራሩ ደግሞ በጣም ቅቤ ይደረግበታል የተለያዩ ቅመማ ቅመሞች ይደረጉበታል ስለዚህ ይሄ ምግብ ራሱ በጣም ለሰውነታችን ገንቢ ነው። ሲሰራ ቅቤውም በጣም እየቆየ የቆየ ቅቤ ነው የሚሰራ። ጮኮ በጣም የሚወደድ ምግብ ነው። በወላይታ አካባቢ ደግሞ ቁርጥ አለ። የወላይታ ቁርጥ ይሄ ቁርጥ ታዋቂ ነው በሀገራችን እንግዲህ የወላይታ ቁርጥ የማይማኝ የለም በጣም ሰው ተናፍቆ የሚበላ ምግብ ነው። ሰው አንዳንዴ ከተለያዩ ቦታ መጥቶ ስፔሻሊ ደልቦ አካባቢ የሚመገበው ቁርጥ በጣም የሚያስደስት ቁርጥ ነው። በጣም ጥራት ያለው ቁርጥ ነው። ይሄ ቁርጥም በጣም ይናፍቀኛል። ሌላ ዳጣ በጣም ነው የምወደው። የዎላይታ ዳጣ በጣም የሚያስደስት ነው በጣም። እና ዳጣ የሚሰራው ከተለያዩ ቅመማ ቅመሞች ነው። ከበርበሬ ደማ ከበሶ በላ ደሞ ከዝንጅብል ሽንኩርት ነጭ ሽንኩርት የተለያዩ ነገሮች ይገቡበታል። ከዛ ቅቤ ይደረግበታል። በጣም ምግብን ያጣፍጣል። ደግሞ የምግብን የመብላትን ስሜት ይጨምራል ማለት ነው። ዳጣ ምግብ ላይ ጨምረህ ስትበላ ምግብን ያጣፍጣል በዛ ላይ ደግሞ አፕታይትን ይከፍታል በቃ። በጣም የሚያስደስት ምግብ ነው። እና ይሄንን በጣም ነው የምወደው እና የተለያዩ በተለያዩ አከባቢ ስትሄድ የተለያዩ ምግቦች አሉ። እንደዚህ ባህላዊ ምግብ የሚሆኑት እና በጣም ነው የሚያስደስቱ እና በጣም የሚያስደስቱ ምግቦች አሉ እና እና በጣም ነው የምወደው።

ምን ያህል ጊዜ ስብሰባ ታደርጋላችሁ? ለሚለው ጥያቄ ስብሰባ ምናደርገው ለ ቢያንስ በቀን ለስድስት ወይም ለስምንት ሰዓት እስከ ስምንት ሰዓት ባለው ስብሰባ ልናደርግ እንችላለን ያውም ከጠዋቱ ለምሳሌ ሁለት ተኩል ስብሰባ ብንጀምር ሁለት ተኩል እስከ ያው አራት ሰዓት ላይ የሻይ እረፍት አለ የሻይ እረፍት አራት ሰዓት ላይ ካደረግን በኋላ እስከ አራት ተኩል ባለው ከዛ በኋላ ድጋሚ ስብሰባ እንገባና ስድስት ተኩል አካባቢ ለምሳ አንውጣለን። ከዛ በኋላ እስከ ዘጠኝ ሰዓት እስከ ዘጠኝ ሰዓት ስብሰባ እንቆያለን ከዛ ዘጠኝ ሰዓት አካባቢ የሻይ እረፍት ይኖረናል ከዛ የሻይ እረፍት እስከ ዘጠኝ ተኩል ከተጠቀምን በኋላ ወደ አስራ እስከ አስራ አንድ ተኩል ስብሰባውን እንቀጥልና ከዛ ወደ ቤታችን እናሰናብታለን እንሰናበታለን ማለት ነው ያ ማለት እነኚህ ሻይ እረፍት ተቀናንሰው ሙሉ ንጹህ ስምንት ሰዓት በቀን ስብሰባ እናደርጋለን ከዛ በላይ ስብሰባ አድርገን አናቅም

በስራ ላይ ምን ተግዳሮት አለ? ለሚለው ጥያቄ በስራ ላይ ተግዳሮት አይጠፋም። ለምን? አንዳንዴ ለምሳሌ ስራችን ደንበኛ የምታስተናግድበት ስራ ሲሆን ይሄ ስራ በጣም ከባድ ነው። ለምን? የተለያየ አይነት ሰው ይመጣል የተለያየ አይነት ሰው መጥቶ የተለያየ ሀሳብ አለው ሰው የተለያየ ሰው የተለያየ መልክ እንዳለ ሁሉ የተለያየ አስተሳሰብ የተለያየ አመለካከት ያለው አለ ያንን ሁሉ እንደየ አመጣጡ ማስተናገድ ቀላል የሚባል አይደለም። በቃ ካልቻልክበት አይምሮውን ሊያዛቡ ይችላል። ስለዚህ ከባድ ነው። ስለዚህ ተግዳሮት በቃ ደሞዝ ሲረው ክብደቱ በራሱ። ደግሞ ይሄ ከደሞዝ ጋር ክፍያው ጋር ተያይዞ በራሱ የምትሰራውና የሚከፈለው ክፍያ ሳይመጣጠን ክፍያው ሳይመጣጠን ሲቀር ይሄ ራሱ ከተግዳሮቹ አንዱ ሆኖ ሊጠቅ ይጠቀሳሉ ሌላ ደግሞ ምንድነው? የአቅርቦት እጥረት እና አሁን ለምሳሌ በጣም አስፈላጊ የሆነ ነገር በትራንስፖርት ምክንያት። ደግሞ በተለያዩ በቸልተኝነት ምክንያት ሳይደርስ ሲቀር በተግዳሮት ተብሎ ይጠቀሳል። ለምሳሌ ሌላ ደግሞ ምንድነው? የአቅርቦት ብቻ ሳይሆን የትራንስፖርት ችግሮች አሉ። ለምሳሌ ትራንስፖርት በተለይ ምክንያት ሊዘገይ ይችላል ያ ከመንገድ ጋር ተያይዞ ሊኖር ይችላል። ደግሞ የነዳጆች እጥረት ሊኖሩ ይችላሉ። የመኪናዎች እጥረት ሁላ ሊኖር ይችላል። በዛ ምክንያት ላይደርስልን ይችላል በተባለው ጊዜ የተባለውን ቦታ ላይ ሳይድር ሲቀር መግራላት። አለ ይሄ ራሱ ተግታሮት ነው። እና ብዙ ተግዳሮቶች ያሉ ስራ ላይ ግጭት ከሰው ጋር ሊኖር ይችላል። አለመስማማት አለመግባባት ሊኖር ይችላል። ደግሞ አንዳንዴ ቤት ውስጥ ቤት ውስጥ ያለው ችግር ኖሮ ወደ ሲራ ቦታ ሄደህ እዛም ችግር ሊኖር ይችላል። አሁን ወደ ቤት ቤት የሚታሰብ ከሆነ ቀልቤ ወደ ቤት ሲለው ስለሚሳብ እዛ ስራ ቦታ ላለው ነገር ትኩረት ላትሰጥ ትችላለህ። ይሄ ሁሉ ተግዳሮት ነው

ዜናውን ከየት? ታገኛለህ ዜና የማገኝበት የተለያዩ የዜና አውታር የሚባሉት አሉ ለምሳሌ የውጪ ዘግባዎች አሉ። የውስጥ ዘግባዎች አሉ። ቲውተሮች አሉ አሁን ደግሞ ፌስቡኮች አሉ። ቲክቶኮች አሉ የተለያዩ ነገሮች አሉ። የዜና አውተር ለምሳሌ ሲሲሲኤንኤን አለ አልጄዚራ አለ ቢቢሲ አለ ይሄ እነኚህ ከውጪ ዜና ምንጮች ናቸው። ማለት ነው በውስጥ ደግሞ የሬዲዮ ጣቢያዎች የተለያዩ ሬዲዮ ጣቢያዎች ኤፍኤምዎች አሉ። ደግሞ ፋና አለ። ደግሞ እነኚህ ኢቲቪ አለ። ሌላ ደግሞ የ በቴሌቭዥን መስኮትም ይተላለፍልናል ማለት ነው። የተያዩ ዜናዎች ስለዚህ ዜና በተለያዩ አጋጣሚዎች ልናገኝ እንችላለን። ለምሳሌ ነጋሪት ጋዜጣዎች አሉ። ደግሞ የተለያዩ ለምሳሌ ጋዜጣዎች ማጋዜን እንደ የሚባሉት ማለት ነው። ይሄ ሁሉ ምንድነው? ዜናውን የምናገኝበት አጋጣሚዎች ሚኒ ሚዲያ የሚባሉት ናቸው ማለት ነው። የተለያዩ ለምሳሌ ሚኒ ሚዲያዎቹም አሉ እንደዚህ ለኔ ደግሞ ቅርብ የሚሆነኝ እና የሚያስደስተኝ ምንድነው? ይሄ አሁን ከዚህ ከድረገጽ ጋር የተያያዙ ነገሮች ማለት ነው። እነኚህ ናቸው ታማኝ ምንጮች አሉ። እና ከዚህ ከዚህ ዜና ማግኘት ይቻላል ማለት ነው። ያው ስልክ ተደዋውለን በስልክ ማግኘት በራሱ ዜና የምታገኝበት መንገድ ነው። እና ዜና እንዴት ታገኛለህ ከየት ታገኛለህ? የሚለው ይሄ ነው ግን ዜናውን መስማት ብቻ ሳይሆን ታማኝ ምንጭ የትኛው ነው የምለው ዋና ጥያቄያችን መሆን አለበት ማለት ነው። ይሄ የሰማሁት ዜና ትክክለኛ ዜና ነው። ወይስ ልብወለድ ነው። የሚለው ሰው በተለያየ ምክንያት ለግሉ ጥቅም ለግሉ ፍላጎት ሲባል ዜናን ይዘግባል። ይሄን ግን አጣርቶ መውሰድ የራሳችን ድርሻ መሆን አለበት የአድማጭ ድርሻ መሆን አለበት ነው ማለት ነው። ስለዚህ ዜናው ምንጩ ከየት ነው ታመኝ ምንጭ ነው ወይ ዝም ብሎ ነው። አንዳንዴ ከዘረኝነት ጋር በሃይማኖትህ ግጭት በጎሳ ግጭት ለመፍጠር ተልኮ ይዞ የሚንቀሳቀሱ ሰዎች አሉ የነኚህን ዜና አጣርቶ የመስማት ግዴታ አለብን ማለት ነው። ካልሆነ እንደ እውር ድንብር ከገባን አያስወጣንም ማለት ነው። ብዙ የምናበላሸው ነገር ይኖራል ማለት ነው። ታሪካዊ የባህላዊ ትስስሮች አሉ። ማህበረሰባዊ እሴቶች አሉ እነኛን ሁሉ ዝም ብለን እንደሰማነው ሳናጣራ የምንወስደው ከሆነ እናበላሻለን ማለት ነው። ከዛ ምንድነው መጨረሻው? እርስ በእርስ እልቂት እርስ በእርስ መጠፋፋት ይሆናል ከዚህ ይሰውረን ነው። ሌላ ምንድነው